አዎ ብዙ ቪዲዮ ጥሬዎችን አደርጋለሁ። የተለያዩ ቪዲዮ ሊያስጠቅሙ የሚችሉ ድረገጾች ላይ በመጠቀም እዛ ላይ ቪዲዮ ጥሪ ለተለያዩ ሰዎች አደርጋለሁ። በስራም ጉዳይ ለቤተሰብም ደግሞ ለማግኘት የተለያዩ ቪዲዮዎች እጠቀማለሁ

አዎ ሰሐኞችን ማጠብ አወዳለሁ። ግዴታ ነው ብዬም አስባለሁ ሳህኖችን ማጠብ ያስፈልጋል ከበላን በኋላ። ከድሮ ጀምሮ የምናደርጋቸው እንደ ባህል የሚቆጠር ነው። ሳህኑ ከተበላ በኋላ መታጠብ አለበት የራስ ብቻ ሳይሆን ቤተሰብ ሙሉ የበላውን ራሱ ማጠብ ያስፈልጋል እና ሰሃን ማጠብ እወዳለሁኝ አልጠላም

አዎ አልፎ አልፎ ልጽፍ እችላለሁ። ግን ሁሌ አልጽፍም። አነስተኛ አቃዎች ከሆነው በቃሌ ልይዛቸው ይችላሉ። ሊጻፉ የማይችሉ ትናንሽ ከሆኑ ማለት ነው። በዛ ያለ እቃ ከሆነ ግን ያው ሊጠፋ ስለሚችል ያኔ እጽፋለሁኝ ጽፌ እሄዳለሁ።

በመሬት ላይ መቀመጥ እችላለሁ ይመቸኛል። መሬት ላይ መቀመጥ እንደውም የተሻለ ነው ወንበር ላይ ከመቀመጥ። ምክንያቱም ሰውነታችን ሙሉ ለሙሉ ስለሚያርፍ መሬት ላይ የተሻለ ምቾት ይሰማናል ብዬ እምናለሁ። እና እኔም ተመቺቶኝ መሬት ላይ መቀመጥ እችላለሁ

የተለያዩ ቅጽል ስሞች አሉኝ ቤት ውስጥ ሊጠሩኝ የሚጠሩኝ ሜጡ ብለው ነው የመጨረሻ ልጅ ነኝ ሁሉም የመጨረሻ ስለሆንኩ እንደ ትንሽ ስለሚያዩኝ ያው ሚጡ የሚለው ቃል በአማርኛ በእኛ ቋንቋ አነስተኛ ልጅ ሲኖር ነው ቤት ውስጥ የመጨረሻ ልጅ አብዛኞቹ እንደዛ ብሎ ተብለው ይጠራሉ። ስለዚህ አለኝ የቤት ስም ቅጽል ስም አለኝ።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

ማታ ላይ ምናልባት የሌሊት ወፍ ድምጾች ይሰማሉ ማታ ላይ። የውሻ ድምጽ ሊሰማ ይችላል እና የመኪና ድምጾችም ሊሰማ እችላለሁ ማታ ላይ። ከዛ ውጪ ደግሞ ሙዚቃዎችን የሚከፍቱ ሆቴሎች ሙዚቃ ድምጽ ሊሰማ ይችላል። ማታ

አዎ ከተመምኩኝ ከስራ ልቆይ እትላለሁ ያው ግዴታ ከ ሆነ በጣም የሚያመኝ ከሆነ አስፈቅጄ እቀራለሁኝ። ወደ ሆስፒታል ለመሄዱም ጊዜ ስለማስፈልገኝ ስራ ጊዜን አቋርጬ ወይም ቆይቼ እወጣለሁ ማለት ነው ከታመንኩኝ።